እሺ ወደ ሂደቱ ስንገባ የእንቅልፍ ልምዴ ጥሩ አይደለም። በብዙውን ጊዜ ረግጬ እተኛለሁ ፊልም አመለከታለሁ። ይህም ፊልም እመለከታለሁ። ወይም አነባለሁ። ከዚያም ለመነሻት ከባድ ይሆናል። ማለዳ ላይ በጣም አደክም እደክማለሁ ቡና ያሽፈልገኛል ወደተኛት መርሃ ግብር ማዘጋጀት አለብኝ። ዶክተር ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ስልኬን ባታም በጣም በፊት ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው። ይህ መለወጥ መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ። እንግዲህ በጣም ጥሩ የዚህን ሂደት እንግዲህ ስንመለከት ያው በጣም ጥሩ ሂደት አለ ማለት ነው። ምክንያቱም በጣም ብዙ ጊዜ ስናይ እንግዲህ እያንዳንዱ ነገሮችን ስንመለከት ከፍተኛ የሆነ የማወቅ ጉጉት እና በጣም የተለያዩ ነገሮችን ለመረዳት እንግዲህ ብዙ ጊዜያትን የምንፈጅበት ሂደት አለ በመኝታ ሰዓታችን ማለት ነው። እንዲሁም ደግሞ ከጊዜም ጋር ተያይዞ እንግዲህ ከፍተኛ የሆነ የእንቅልፍ የመሻማት ወይም ደግሞ እንቅልፋችንን በጣም በተገኘው መንገድ ያለመተኛት ሂደት አለ ማለት ነው ስለዚህ እዚህ ጋር ይዞ ደግሞ ይሄ ትንሽ አስቸጋሪ የሚሆንበት ሂደት አለ ማለት ነው ምክንያቱም በጣም ብዙ ጊዜ ስናይ የአንዳንዱ ነገር በተሻለ መጠን በጥሩ አካሄድ ለማስኬድ እንግዲህ በጣም ብዙ ጊዜ እንቅልፍ የሚለው ሂደት በጣም ያንስፈልገናል። ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ እንቅልፍ እንበል በስነ ስርዓት መተኛት እና በተሻለ መንገድ መተኛት በጣም ጥሩ ነገር ነው። ብዬ ነው የማምነው ምክንያቱም እያንዳንዱ ጊዜ ላይ እንቅልፋችንን ሳንጨርስ ስንቀር ወይም ደግሞ በጊዜ ሳንተኛ እንግዲህ ጥሩ እንቅልፍን ለመተኛት ሰአታችንን ካልተጠቀምንበት በጣም ብዙ ነገሮች የሚያጋጥሙኝ ሂደት አለ ማለት ነው። በራሴ ራሱ ያየሁት ማለት ነው ምክንያቱም እንቅልፍን በስነ ስርዓት ካልተኛሁ በጣም የሚደብረኝ እና በጣም አይምሮዬ ላይ ጠዋት የሚደክመኝ እንደማይምረው በጣም የሚሰለቸኝ ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ይሄ አሁን ጥንቃቄ እና እውቀት በተሞላው መንገድ መንገድ ሊስተካከል የሚችል ነገር መሆን ይኖርበታል ማለት ነው። ስለዚህ ይሄንን ከተረዳን እናካወቅን ጥሩ የሆነ ግንዛቤ እና ጥሩ የሆነ ልምድን እንደ አጠቃላይ የምናይበት ሂደት ይኖራል ማለት ነው ስለዚህ ከዚህ አንፃር እንግዲህ በጣም ትልቅ የሆነ የእውቀት እና የገነዛቤ ሂደት በተቻለ መጠን ጥሩ አድርገን ለማንቀሳቀስ ወይም ደግሞ ጥሩ በሆነ መንገድ ለመተግበር እያንዳንዱን ነገር የምንጠቀምበት ሂደት አለ ማለት ነው ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ እውቀት በተሞላውና አመለካከታችን በጣም በጥሩ መንገድ ለማስኬድ እንግዲህ እያንዳንዱን ሂደት የምንጠቀምበት እውነት አለ ማለት ስለዚህ ከዚህ አንፃር እያንዳንዱን ነገር ስናይና ስናረዳ በዋናነት የተለያዩ ምልክቶች እና የተለያዩ ያላወቅናቸውን ነገሮች እንግዲህ ለማወቅ ስሞክር ብዙ ነገሮችን እንቀይርበት ይለታል ማለት ነው ምክንያቱም በጣም ብዙ ጊዜ እያንዳንዱ ነገር ስናይ ከፍተኛ የሆነ እውቀት እና ከፍተኛ የሆነ ግንዛቤ ያለው ሂደት ቢኖርም እንግዲህ በዋነኝነት እንቅልፋችን በጣም ልዩ የሆነ ጥቅም እንዳለው በደንብ የምንረዳበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን የመተኛት ሂደትን ስንመለከት በጣም ጥሩ የሆነ መኝታ ሂደት ስናከናውን እንግዲህ በተቻለ መጠን እያንዳንዱን የስራ ሂደታችንንም በጥሩ መንገድ ለማስኬድ የምንጥርበት ሂደት አለማለት ነው። ስለዚህ ከዚህ አንጥጻር በዋናነት እያንዳንዱን እውቀታችንን እና ግንዛቤያችንን ስንመለከት በጣም በተሻለና ልምድ ባለው መንገድ መስራት እንችላለን ማለት ነው። ስለዚህ ከዚህ አንፃር ልዩ እውቀት እና ልዩ ግንዛቤን በደንብ ለራሳችን የምንፈጥርበት እና ለሰዎች በጣም በተቻለ መጠን ሰዎችን ልንረዳና ልናገዝ የምንችልበት ይለታል ማለት ነው ስለዚህ ከዚህ አንፃር ብዙ ጊዜ እውቀታችንን እና ግንዛቤያችንን ለሰዎች ስናስተላልፍ ወይም ደግሞ ለሰዎች ስናካፍን እንግዲህ ብዙ ነገሮችን ልንቀይር የምንችልበት ሂደት አለ ማለት ነው። መለያየቱን ከፍተኛ እውቀት እና ከፍተኛ ልምድ ቢኖረንም አይምሮአችን የሆነ ወራ ገባኝ ወይም ደግሞ አእምሮአችን ፈሪ ሳይሆን የተለያዩ ነገሮች ሲያጨናንቁት እንግዲህ በጣም ብዙ ነገሮችን የመርሳት እና ብዙ ነገሮችን በስነ ስርዓት ያለመተግበር ሂደት አለው ማለት ነው። ስለዚህ ከዚህ አንፃር ይሄንን በሚገባው እንግዲህ እያንዳንዱ ነገር በተሻለ መጠን ለመለየት መሞከር ይኖርብናል ማለት ነው። ስለዚህ ከዚህ አንፃር ይሄንን ልዩ የሆን እንቅስቃሴ እና ልዩ የሆነ እውቀት ከፍተኛ ልምድ ባለው መንገድ እናከናውንና ልንቀይር የሚችልበትን ሂደት መፍጠር ይኖርብናል ማለት ነው። ስለዚህ እያንዳንዱን እንቅስቃሴያችንን እያንዳንዱን ልምዳችንን በተቻለ ሂደት ማከናወን ይኖርብናል ማለት ነው ስለዚህ ይሄንን በስነ ስርዓት መተግበር የተሻለ ውጤት ነው የተሻለ ልምድ የሚፈጥርልን ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይሄንን ይመስላል እንግዲህ የጊዜ አጠቃቀም እና የጊዜ ሂደቱ ማለት ነው። በጣም በከፍተኛ ሁኔታ ልናውቅ ልንረዳም የምንችላቸውን ነገሮችን በደንብ ማየት ይኖርብናል ማለት ነው። እና ይሄን ይመስላል በአጠቃላይ ስናየው ያንዳንዱ

እሺ በስራ ላይ ከባል ደረባ ጋ ግጭት ተፈጠረ አስተያየቶቻችን የተለያዩ ናቸው። ስለ ፕሮጀክቱ አቀራረብ መደራደር አልቻልነው ሁላችንም አናምንም እናምናለን ውይይቱ ትንሽ ሙቅ ሆነ ሌሎች ሰራተኞች አስተው አስተዋሉ። ይህ ምቹ አይደለም ለመቆጣጠር እየሞከርኩ ነው። ምንአልባት አስተባባሪ ማስገባት ያስፈልጋል ችግሩ መፍታት አለብን። ስራው መቀጠል አለበት ግላዊ ስሜት ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንደ እንነጋገራለን። መግባባት ማግኘት አስፈላጊ ነው። የቡድን ስራ ማስማት ይጠበቃል። እሺ በጣም ጥሩ እንግዲህ እያንዳንዱን ሂደት እንግዲህ በጣም እንግዲህ ብዙ ጊዜ በስራ አለም ላይ። ብዙ ስህተቶችን እና ብዙ ነገሮችን የሚሰራበት ሂደት አለም ማለት ነው እና እያንዳንዱ የስራ ሂደቱን እንግዲህ በተለያየ መንገድ የሚፈጠርበት ሂደት አለ ማለት ነው። መኪናውን ብዙ ጊዜ ስንመለከተው የተለያዩ እውቀት ባላቸው ባለሙያዎቹም ሆነ እውቀት በጣም ከፍተኛ ሁኔታ ባመቻቹ ባለሙያዎች እንግዲህ ለየት ያለ እንቅስቃሴ እና ለየት ያለ ልምድ። ስናደርግ እንግዲህ በጣም ብዙ ጊዜ ለእያንዳንዱ ልምዳችን ሆነ እውቀታችን ብዙ የእውቀት መስዋዕት የምንከፍልበትን ሂደት አለ ማለት ነው። ምክንያቱም በጣም ብዙ ነገሮችን ለመውደር ስናስብ እና ብዙ ነገሮችን ለመስራት ስናስብ እያንዳንዱን ልምዳችንን እና የምንሰራውን የስራ ሂደት እንግዲህ ለየት ባለ መንገድ የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር የተሻለ የሙያ ሂደት እና የተሻለ የግንዛቤ ሂደትን እንግዲህ በጣም ብዙ ጊዜ እያንዳንዱን ነገር ለመቀየር እንዳለም በጣም በተሻለ መንገድ ለማስቀጠል እንግዲህ ብዙ ነገሮችን የምናይበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ነገር መፍትሄ ለራሳችን የምንፈጥርበትም ሂደት አለ ማለት ነው። እንዲሁም ደግሞ ከተለያዩ የሰላይ ድርጅቶችም ሆነ የሰላይ ግል መስሪያ ቤቶችንም ስናይ። በከፍተኛ ሁኔታ የሚሰሩት የተለያየ ስራ አለ እና እንግዲህ ያው ይሄ ደግሞ በጣም በከፍተኛ ሁኔታ በተለያዩ ቦታዎች ላይ የሚያጋጥሙ ነው ማለት ነው። ለምሳሌ ስለዛ ጉዳይ የሚመለከታቸው ሁለቱን ሶስት ሰዎች ከሆኑ የራሳቸውን ሀሳብ ያቅርቡና አንደኛው አሪፍ የሆነውን ሀሳብ በሚገባ ይይዛሉ ከዛም ያንን አሪፍ የሆነ ሀሳብ በተቻለ መጠን ወደ የሚያስፈልገው ቦታ ላይ ያውላሉ እንደዛና ውል ሲሉ እንግዲህ ያ ደግሞ። የእሱ ሀሳብ ብቻ እንዲሰማ የሚፈልግ ሰው ደግሞ በጣም በሚገባ እኔ እንደዚህ ነው ያልኩት ይሄ ነው የሚሻለው። ይሄን ብናደርግ ይሻላል ብሎ ይሄንን የሀሳብ ሂደት የሚቀይርበት እውነት ወይ ደግሞ አይጻፍም እኔ አልኩት ይሻላል ሆኖ። የተለያዩ ግጭቶችን የመፍጠር ሂደት ነው ማለት ነው። ስለዚህ ከዚህ እያተያይዘው እንግዲህ ይሄንን እንግዲህ ያው ለመፍታት በጣም ብዙ ነገሮች ያጋጥማሉ እና ብዙ ነገሮችን ለመፍታት በጣም እውቀት ባለው ወንገድ እና ልምድ ባለው ወንገድ ወደ ስራው አለም መግባት በጣም የሚሻለ ነው ብዬ አስባለሁ። ስለዚህ ከዚህ አንፃር እንግዲህ አንዳንድ ሆኖ ከታችንን እናለም ዳችንን ስንመለከት እንግዲህ በጣም ብዙ ጊዜ ልዩ የሆነ እንቅስቃሴ እና ልዩ የሆነ ግንዛቤን ስንመለከት በዋናነት እያንዳንዱን የውበት ደረጃና የልምድ ደረጃ በተሻለ መጠን ስንሰራና ጥሩ በሆነ መንገድ ስናከናውን እንግዲህ በእያንዳንዱ ሂደት እና በእያንዳንዱ የእውቀት ምንጭ እና የእውቀት ግንዛቤ እያንዳንዱ ልምዳችንን ለመቀየር እና ተገቢውን እንቅስቃሴ ለማድረግም የተሻለ እውቀት የምንይዝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንንም ልምዳችንን ከፍተኛ የሰራ ሂደትና የግንዛቤ ሂደት የምናከናውንበት ነው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን እና ልምዳችንን በጥሩ መንገድ እንግዲህ ለማስቀጠል ያው ዋናነት የሚያስተልገን የተለያዩ የምክክር ሂደቶች ነው። ከየትኛውም ማህበረሰብ ጋር ወይም ደግሞ ከየትኛውም ሰው ጋር ማለት ነው። ስለዚህ ያንን ደግሞ ስናደርግ እንግዲህ ጥሩ የሆነ እውቀት እና ጥሩ የሆነ ግንዛቤንም ምን ይዝበት ሂደት አለ ማለት ነው። እንደ አጠቃላይ እና ይሄ ደግሞ በጣም ጥሩ የሚሆንበት ነው ማለት ነው። እያንዳንዱን ሂደቱን ስንመለከተው እንዳጠቃላይ እና ስለዚህ ብዙ ጊዜ ምክክር ሲኖረኝ ደግሞ ብዙ መግባባቶች ሲኖሩ ብዙ ነገሮች ሊቀየሩና ይስተካከሉ የሚችሉበት ሂደት አለ ማለት ነው። ስለዚህ ይሄንን የሚቀየሩበት ነው ደግሞ የሚስተካከለውበትን ሂደት በተሻለ መጠን እና በተቻለ ልምድ በተሞላው ሂደት እንግዲህ ጥሩ አድርገተን ልናቀሳቅሰው ወይም ደግሞ ተግባራዊ ልናደርግበት የምንችልበት ሂደት መኖር አለበት ማለፍ ነው። ስለዚህ ጥሩ እንቅስቃሴ እንዳጥሩ ልምድ ስናደርግ እንግዲህ በዋናነት ያሰብነው እኔም ደግሞ ጥሩ የሆነ ገንዘብ አይችልም በተቻለ መጠን እናስተካክል እና ጥሩ ሆኖ ሂደትን ልንቀይር የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እውቀታችንን እና እያንዳንዱ ልምዳችንን በከፍተኛ ሁኔታ እንዳስተካክል የምንችልበትም ሂደት አለ ማለት ነው። ስለዚህ ጋር እዚህ አንፃር በጣም ጥሩ የሆነ

እሺ እንግዲህ የስራ ጊዜ ገዳብ ይቀርባል። እንግዲህ ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብን። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ። አእምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ። የስንክ መልእክቶችን አላይም። ሁሌ ሁሉም ጊዜ ለስራ ነው። ባለደር ባለደርቦቼ አዲ አድ እንዲህ ናቸው አርስ በአርስ እና። እንበረታታለን ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ። በጣም እንግዲህ በጣም ጥሩ ነው ማለት ነው። እንግዲህ በማንኛውም የእድሜ ደረጃ ላይ እንግዲህ ስንሆን የዚህን መርህ ብንጠቀም በጣም ከፍተኛ የሆነ ልምድና እውቀትን ምን ይዝበትም ሂደት አለ ማለት ነው። ይሄ በጣም በጣም ትልቅ የሆነ ነገር ነው ማለት ነው። እንደተረዳሁት ምክንያቱም በጣም ከፍተኛ ሁኔታ እንግዲህ ስናይ ያው የሰው ልጅ እንግዲህ በተለይ በተለይ በወጣትነት እድሜው ላይ ከፍተኛ የሆነ የመራናት ሂደት የሚያተኩሩበት ሂደት አለ ማለት ነው። በቅድሚያ ያን ያህል የስራ ሂደቱን በጥሩ መንገድ ሳያስኬድ ማለት ነው። እና እንግዲህ መዝናናት ሂደቱንም ስንመረከት እንግዲህ በጣም በከፍተኛ ሁኔታ የመሳሳት ሂደትን እመለከታለሁ ማለት ነው። ምክንያቱም እንግዲህ በጣም ብዙ መዝናናት እና ብዙ አለመግባባት ሂደትን ስናይ ከፍተኛ የሆነ ግንዛቤ እና ከፍተኛ የሆነ እውቀት ስንመለከት ብዙ ጊዜ እያንዳንዱን ነገር ልናውቅ እና ልንረዳ የሚገባን ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አንዳንዱን እውቀትና ልምዳችንን እንግዲህ ስንመለከት በጣም ከፍተኛ የሆነ የግንዛቤ ሂደትንም እንደ አጠቃላይ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እውቀታችንን እና ልምዳችንን እንግዲህ በጣም በጥሩ እንቅስቃሴ በጥሩ ልምድ እንዲሁ ደግሞ በጥሩ ግንዛቤ ወደተሻለ መንገድ የምንሄድበት ሂደትን የምንፈጥርበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ እውቀት እና ለእያንዳንዱ ልምዳችን ከፍተኛ የሆነ ምቾት እና ከፍተኛ የሆነ ግንዛቤን የምናይበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እንቅስቃሴያችንን ደግሞ ብዙ ጊዜ ጥሩና መልካም በሆነ መንገድ ስናደርገው እንግዲህ ብዙ ነገሮችን የመለወጥ አቅማችን ከፍተኛ ይሆናል ማለት ነው። ስለዚህ ከዚህ አንፃር የተሻለ እውቀትና የተሻለ ለምንድንም ይዘን እንግዲህ ጥሩ የሆነ ግንዛቤን ይዘን በጣም በተሻለ መንገድ የምንሄድበት ሂደት አለን ማለት ነው። ስለዚህ ከዚህ አንፃር ስንመለከተው እንግዲህ በጣም ጥሩ የሆነ መልከታና ጥሩ የሆነ እይታንም ይፈጥርናል ማለት ነው። ስለዚህ ይሄንን የተሻለ እይታና የተሻለ ምልከታ ከፍተኛ በሆነ እንቅስቃሴ እና ልምድ ልናሻሽለው ወይም ደግሞ ልንቀይረው የምንችልበትን ሂደት የምንፈጥርበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ልዩ የሆነ እና ምልከታውን የተሻለ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ግድያ አንዳንዱን እውነታውን ነገር ደግሞ በጣም በተሻለ መጠን የመቀበል ሂደትም መኖር አለበት ማለት ነው። ምክንያቱም በወጣትነት እንግዲህ እንዲ በወጣም ከፍተኛ የሆነ የለያዩ ጫናዎች የምንሰራ የተለያዩ ጫናዎች የሚያጋጥሙ ሂደት አለ ማለት ነው። ስለዚህ አንደኛ ጫናዎች እነኛን የስሜት መለዋወጥሽ እንግዲህ በሚገባት ለመቆጣጠር ሞክረን እንግዲህ የተሻለ ለውጥ ነው የተሻለ ግንዛቤንም የምንይዝበት ሂደት መፍጠራችን በጣም ጥሩ ይሆናል ማለት ነው። ስለዚህ ከዚህ አንፃር ልዩ ግንዛቤና ልዩ እውቀትም የምናይበትም ሂደት አለማለት ነው። ስለዚህ ይህ እያንዳንዱ እውቀታችንን በከፍተኛ ሁኔታ የምናይበት ሂደት አለው ማለት ነው። ስለዚህ እያንዳንዱን ልምዳችንንም በጣም ጥሩ የሆነ እንቅስቃሴ የምናይበት እና የምንገነዘብበት ሂደት አለው ማለት ነው። ስለዚህ በጣም ጥሩ የሆነ ልዩነት እና ጥሩ የሆነ ግንዛቤን በጣም በተሻለ መንገድ እናከናውና ልንሰራበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም እውቀታችንን እና ልምዳችንን በተቻለ መጠን ጥሩ አድርግተንን እና በሚገባ እንግዲህ የተሻለ እውቀትንም ይዘን ወደ የምንፈልገው የእድሜ ደረጃ እና የስራ ደረጃ የምንሄድበት ሁውነት አለ ማለት ነው። ስለዚህ ከዚህ አንፃር በደንብ ሰረተን አውቀን የተሻለውን ልውምድና የተሻለውን ግንዛቤ ልናከናውን የምንችልበትን ሂደት መፍጠር አለብን ማለት ነውና። እንደ አጠቃላይ ይሄንን በደንብ ከልባችን ተረድተን እንግዲህ ብዙ ነገሮችን ለመቀየር የምንሄድበት ሂደት በጣም ጥሩ የሚሆንበት ሁኔታ አለ ማለት ነው። ስለዚህ ይህንን በደንብ ተረድተን እና አውቀን ለየት ባለ እንቅስቃሴ እና ለየት ባለ ልምድ የተሻለ ህይወትን የምንኖርበት ሂደት መኖር አለብን ማለት ነው። ስለዚህ ከዚህ አንዳንድ እያንዳንዱ ልምዳችንን እና እውቀታችንን በተቻለ እንቅስቃሴ ልንጠይረው የምንችልበትን ሂደት መፍጠር አለበት ማለት ነው። እና አንድ አጠቃላይ ይሄንን ስናረግ እንግዲህ ብዙ ህይወታችንን ሊቀየውና ሊለውጡ የሚችሉ ነገሮች አሉ ማለት ነው። ስለዚህ በደንብ ይሄንን ልንረዳን ነው ይገባናል

እሺ ይሄ ልብስ የማጥብበት ቀን ሁሌ ረቡዕ ነው ቆሻሻ። ቆሻሻ ልብሶቼን አስ ቆሻሻ ልብሶቼን እሰበስባለሁ በቀል በቀለም እለያለሁ። ነጭ እና ቀለማት የተለያዩ ናቸው በማሽን አጥቤ እያሙኝ እያሙኛል መሸጥ መሸት መረጃ አስፈላጊ አየህ ውሸት መሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ አስቅላለሁ እሰቅላለሁ ፀሀይ ያደርቃቸዋል ሽቶ ሽቶአቸው ደስ የሚል ነው። ከደቂቅ ከደቂቅ ከደረቀ በኋላ እቀበላለሁ። እቀበላለሁ አንዳንድ ልብሶች እለበድ ለብዳባለሁ ንጹህ ልብስ መልካም ስሜት ይሰጣል ይህ የሳምንት ተግባር ነው። ሁሌ ማድረግ አለብን በጣም ጥሩ እንግዲህ ያው ልብሳችንን በተለያየ መንገድ የምናጥብበትና የምናጸዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ልብሳችንን እንግዲህ በከፍተኛ ሁኔታ ያው ልብሳችንን መለበስነው ቁጥር የሚቆሽሽበት ሂደት አለ ማለት ነው። ስለዚህ ሲቆሽሽ ደግሞ ጥሩ የሆነ ጽዳት ባለው መንገድ የምናሳምርበትና ጽዱ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ስናይ እንግዲህ በጣም ጥሩ የሆነ ነገር የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ በዋናነት የምናየውን የልብስ ሂደትም ሆነ ጥራት ያለው የልብስ ሂደት እንግዲህ በጣም በተቻለ መጠን እና በተቻለ ልምድ እንግዲህ ግንዛቤያችንን በጥሩ መንገድ አርግተን እያንዳንዱን ነገር የምናስተካክልበትና ጥሩ በሆነ መንገድ የምንቀይርበት ሂደት አለ ማለት ነው። ስለዚህ ይሄንን አድርገን እንግዲህ ጥሩ የሆነ ሂደቱም ደግሞ ጥሩ የሆነ ግንዛቤን ይዘን ወደምንፈልገው ሂደት የምንሄድበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በዋናነት እያንዳንዱን ነገር ስናይና ስንረዳ ጊዜ እውቀታችንን እና ልምዳችንን ለመጠቀም እንግዲህ ያው በተለያየ የስራው አለም ምንንቀሳቀስበት ሂደት አለ ማለት ነው። ለዚህ ከእዚህ ጋር ተያይዞ እንግዲህ ያዚህን እንቅስቃሴ ሂደት እንግዲህ በዋናነት ጥሩ የሆነ ግንዛቤና ጥሩ የሆነ ልምድ ባለው ሂደት የምንቀይርበትም እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ትልቅ የሆነ እውቀትና ትልቅ የሆነ ግንዛቤን ይዘን ነው ወደተሻለ ህይወት ደረጃ የምንወጣበት እና ስራችንን የምንቀጥልበት ሂደት አለ ማለት ነው። ስለዚህ እንግዲህ ያው በዚህ የስራ ሂደት ውስጥ እንግዲህ በተለያየ ጊዜ ልብሳችን የሚቆሽበት ሂደት ይኖራል እና ስለዚህ ልብሳችን ሲቆሽ እንግዲህ በየጊዜው እየቀያየርን እየቀያየርን ብቻ መልበስ ብቻ ሳይሆን ባሚገባ ማጽዳት ትልቁን ቦታ ይዛል ማለት ነው። ምክንያቱም ብዙ ጊዜ ልብስ የሚቆሽሽባቸው የተለያዩ ሂደቶች ቢኖሩም እንደዛውም ደግሞ በተወሰነ አንድ ቀን ከሳምንት ውስጥ አንዱን ቀን ይዘን በጥሩ ሁኔታ ማጠብና ማጥዳት ይኖርብናል ማለት ነው። እኔ እንደውም ብዙ እኔ የማጥብበት ሂደት እሁድን ነው እሁድን በጥሩ መንገድ ልብሴን ማጸዳበት ሂደት አለ ማለት ነው። ስለዚህ እሁድ ቀን ጥሩ የሆነ የልብስ ማጥዳት ሂደትን የማከናውንበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ ግንዛቤንም ሆነ ጥሩ የሆነ ልምድን እንደ አጠቃላይ የያዝኩበትም ሂደት አለ ማለት ነው። ስለዚህ እያንዳንዱ ሂደትና እያንዳንዱ ልምድን ከፍተኛ የሆነ ጥቅም እና ከፍተኛ የሆነ የተሻለ የስራ ሂደትም እንዳለው የምናይበት እውነት አለ ማለት ነው። ስለዚህ እያንዳንዱን እንቅስቃሴያችንንም ሆነኝ እያንዳንዱን ልምዳችንን በጣም በጥሩ መንገድ የምናከናውንበትም ሂደት አለው ማለት ነው። ስለዚህ እያንዳንዱ እንቅስቃሴአችንንም በጣም በተሻለ መንገድ እና በተሻለ ልምድ ጥሩ በሆነ ግንዛቤ የምንቀይርበት ሂደት አለ ማለት ነው። ስለዚህ እያንዳንዱ እንቅስቃሴአችንን ልምዳችንን ብዙ እውቀት ባለው ሂደት እንግዲህ የምንቀይርበት ሂደት አለ ነው ማለት ነው። ስለዚህ እያንዳንዱ ሂደት እና እያንዳንዱ ልምዳችንን በሚገባ የምናሻሽልበትና የምንቀይርበት እውነት አለው ማለት ነው። ስለዚህ እያንዳንዱ እንቅስቃሴያችንን ብዙ ጊዜ ስናደርግ እንግዲህ በእቅድ በተሞላ መንገድ ሲሆን በጣም ጥሩ ይሆናል ማለት ነው። ስለዚህ ከዚህ አንፃር እቅዳችንን ተገቢ በሆነ መንገድ ማከናወን እና መተግበር ትልቁን ቦታ ይወስዳል ማለት ነው። ስለዚህ እያንዳንዱ እውቀታችን ሂደትን እንግዲህ በጣም በተገቢው መንገድ የምናቀላጥፍበት ወይም ደግሞ ጥሩ በሆነ መንገድ የምንሰራበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ተረድተንና አውቀን እንግዲህ ብዙ የእውቀት ሂደቶችን የምናከናውንበት መሆን አለበት ማለት ነው። ስለዚህ ይሄን ሂደት እንግዲህ በጣም በተገቢው መንገድ ልንቀይረው ወይም ደግሞ በተሻለ መንገድ ልናከናውነው የምንችልበትን ሂደት የምንፈጥርበት እውነት አለው ማለት ነው። ስለዚህ ይሄንን በጣም በተሻለ ልብንና በተሻለ እውቀት ጥሩ የሆነ ግንዛቤን እንደ አጠቃላይ የምንወስድበት እና የምንይዝበት ሂደት አለ ማለት ነው። ስለዚህ ይሄንን ጥሩ የሆነ ግንዛቤ ደግሞ በተሻለ መጠን መያዝ እና መተግበር ይኖርብናል ማለት ነው። ይህንን ልዩ የሆነ እንቅስቃሴን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን ይመስላል እንግዲህ ጥንቃቄ እና የስራ ሂደታችንን ስንመለከተው ማለት ነው